ስራህን ትወዳለህ ለሚለው ጥያቄ? አዎ እወዳለሁ አሁን ባለው የምሰራው ስራም አሪፍ ነው። ልጆችን የልጆችን አይምሮ መገንባት ነው የተማሪዎችን አእምሮ መገንባት ስለሆነ መምህርም እንደመሆኔ መጠን የተሻለ ተማሪ ማፍራት እፈልጋለሁ። ስራዬን በፍላጎት ነው የምሰራው ምናልባት የገቢ እና ስራችን አይመጣጣንም። ትንሽ የገቢ ማነስ አይነት ነገር ከዛ ከገንዘብ ውጪ ባለ ነገር እኔ በጣም ደስተኛ ነኝ በዛ ላይ ደግሞ ስራዬ። በራስ ሀላፊነት የሚሰራ ነው አብዛኛው ስራ ሀላፊ የራሳችን ሀላፊ የለም በነጻነት ነው የምንሰራው። ፍሪ ወይም ደግሞ ሰዓታችን ጥሩ ነው። በጣም ቢዚ የሚያደርግ አይደለም የምንሰራው ስራ እረፍት ያለው ስራ ነው ከዛ አንፃር አሪፍ ነው። ግን መምህርነት የምፈልገው ወይም ደግሞ የምወደው ሙያ አልነበረም። ታለንቱም አለኝ ብዬ አላስብም ነበር የታች ክላስ እያለሁ ሃይስኩልም ሆኜ ኢንጂነር መሆን እንኳን ፍላጎቴ ከሰባተኛ ክፍል ጀምሬ የኢንጂነር ፍላጎት ነው የነበረኝ ኢንጂነሪንግ መማር የማስተማር ፍላጎቱ በጭራሽ አልነበረኝም። ከዛ በኋላ ምንድነው የተፈጠረው ነገር? አምስተኛ አመት ወደ መጨረሻ አካባቢ ለምን ሌክቸር አልሞክርም የሚል ሀሳብ መጣልኝ። ያን ያደረኩበት ምክንያት የማስተማር ፍላጎቱ ኖሮኝ ሳይሆን የተሻለ ክፍያ ያው ለኑሮ ውጪ ከፋብሪካዎቹ ከሚከፍሉት ይልቅ ማስተማር ወይም ደግሞ ሌክቸርነት የተሻለ ነው። በዛ ላይ ደግሞ እንደሚታየው እንደሚታወቀው ነጻነቱ ምኑ ስላለ ሌክቸርነት ሞከርኩኝ። እንጂ ከዚህ በፊት የማስተማር ማለት አሁን የምሰራበትን ስራ አልወደውም የማልወደው የኔ ጸጋ አይደለም ብዬ ነው የማስበው። ማለት የማስተማር ከዛ ይልቅ ቴክኒካል የሆኑ ስራዎችን በ ከቴክኖሎጂ ጋር የታገዘ ነገር ስራዎችን በቀጥታ መስራት ከዛ ጋር የተያያዘ ፍላጎት ስለነበረኝ። የማስተማር ፍላጎት አልነበረኝም አሁን ግን ተመችቶኝ ደስ ብሎኝ ነው የምሰራው ምክንያቱም ከማስተማር በዘለለ ጎን ለጎን የምሰራቸው ስራዎች አሉ እንደ ሪሰርቾችን እሰራለሁኝ ፕሮጀክቶችን እሰራለሁኝ። በየጊዜው አነባለሁ ራሴን በየቀኑ ዝግጁ አደርጋለሁ አፕዴት አደርጋለሁኝ ስለዚህ የተሻለ ሞያ ነው። ይሄ ሌክቸርነት ወይም ደግሞ የማስተማር ዩኒቨርሲቲ ውስጥ ማስተማር በጣም አሪፍ ሙያ ስለሆነ ደስ ብሎኝ በፍላጎቴ እየሰራሁት ያለሁት ነው። በጣም ብዙ ሰው ነው የምቀይረው የኔ ደካማ መሆን ብዙ ተማሪዎቹን ያበላሻል የኔ ጥሩ መሆን ደግሞ ብዙ ነገር የተማሪዎቹ ጭንቅላት ወይም ደግሞ አስተሳሰባቸው ላይ በጎ ነገር ነው ወይም ደግሞ ፖዘቲቭ ኢምፓክት ያመጣል ማለት ነው። ስለዚህ እኔ ተመችቶኝ ደስ ብሎኝ እየሰራሁት ነው የምገኘው ማለት ነው

በባህላችሁ ሰርግ እንዴት ይከናወናል የሚለው ጥያቄ? እኛ እንግዲህ የምንኖረው ጎጃም ነው በተለይ ደግሞ ወደ አብይ ዞን አካባቢ ትሊል የሚባል ቦታ ነው። እኔ እየኖርኩ ያለሁትኝ እና በጣም ባህላዊ የነበረው እኛ በተወለድንበት አካባቢ አድገን ወደ ሰባት ስምንት አመታችን አካባቢ እያለን የድሮውን ባህል እናይ ነበረ እና እንዴት ነው ሰርግ የሚደረገው? መጀመሪያ ማጫ የሚባል ነገር አለ መጀመሪያ ይጠየቃሉ ሰዎች በሶስት ሽማግሌ የሴት ቤተሰብ ይጠየቃል። በሶስት ሽማግሌ ከዛን እሺ ካሉ ምንድነው የሚደረገው ቢያንስ ለ ሶስት ወር ለአራት ወር ቀደም ተብሎ ነው። የሚጠየቀው እና ከዛም በኋላ ልክ እሺታቸው ከታወቀ በኋላ ምንድነው የሚደረገው? ሰርግ ይደረጋል ማለት ነው የሰርግ ዝግጅት ይደረጋል ሰርግ ሲደረግ ገጠር ስለሆነ ከቀበሌ ቀበሌ የተለያየ ሊሆን ይችላል ማለት ነው። እና የሰርጉ ማድረመቂያ የነበረው ሙሽራውና ሙሽሪት ትራንስፖርት ወይም ደግሞ መንቀሳቀሻቸው በፈረስ ነበር የሚንቀሳቀሱት። እና ሌላ ደግሞ አንድ ከሰባት እስከ አስራ ሁለት ያሉ ወንዶች በሚዜነት አብረው ይሄዳሉ። በዛውም አጃቢም ይከተላል ከዛን ከሴትየዋ ከሴቲቷ ቤት ይሄዳሉ ሴቲቷ ቤት አምሽተው ወይ አራት ሰዓት ምናምን ማታ ሊመለሱ ይችላሉ ያለዛ ደግሞ አድረውም ሊመጡ ይችላሉ ማለት ነው። ከተመለሱ በኋላ የወንድየው ቤት ለሳምንት ያክል የሙሽራዋ ዳስ ላይ ትቀመጣለች እዛ ዳስ ተቀምጣ ይደገሳል ለሳምንት ያክል ነው የሚደገስ የነበረው። እና በጣም ለየት ያለ በዓል ነበረ ሙሽራዋን መጀመሪያ ከቤት ሲያስወጧት ሚዜው በጀርባው አዝሎ ነው የሚያስወጣው የነበረው እና ደግሞ በዛ ላይ ስትሄድ ተሸፋፍና ነው የምትሄደው ሰው አያያትም። ሌላው በጣም የተለየ ነገር የሚያደርገው ምን ነበረ? እኛ ህፃን ሆነን ሙሽራ ሙሽሪትን ለማየት እንከፍላለን የምንከፍለው የነበረው ግን ሳንቲም አልነበረም የዛን ጊዜ ቁልፍ ድባ ማርዳ ዛጎል ምናምን የሚባሉ ጌጣጌጦች ነበሩ። እና እነዛን ነገሮች ይዘን ይሰጠናል ቤተሰብ ይሰጠናል ሄደን ሙሽራዋን ለማየት መጀመሪያ ቼክ ለማድረግ መጀመሪያ ምን ይሄን መክፈል አለብን ማለት ነው። ሳንቲም በጣም ብርቅ ነበረ አምስት ሳንቲም ከሰጠን በጣም ትልቅ ነገር ነው በቃ አምስት ሳንቲም ማለት ነው። ከዛ ወደዚህ እንግዲህ ያለውን የጊዜ ልዩነት በጣም የሚገርም ነው። ያ ያ ባህል አሁን ቀርቷል አሁን ወደ ዘመናዊነት ከተማውና ገጠሩ ስለተገናኘ ቴክኖሎጂው ስላገናኘው ያሁኑ ሰርግ በከተማው ከተማ ቀመስ ነው ማለት ነው። አብዛኛው መኪና የሚገባበት ከሆነ በመኪና ነው ሰርጉ የሚሆነው። መኪና የማይገባበት ከሆነ የእግር ፈረስ ምናልባት አንዳንዴ ሊኖር ይችላል። እና ሙዚቃ ስፒከር ተይዞ መንቀሳቀስ አለ። ሙዚቃ ደግሞ ማጀቢያ ድሮ ከሆነ ግን የቴፕ የሚባለው ቴፕ ሬድዮ ካሴት የሚወስድ ቴፕ አለ እሱ ከሰፈርም ቢሆን ተለምኖ ይያዛል ማለት ነው። እና ሙሽራ ቤት ተይዞ ነው የሚኬደው። ስርዓቱ ይሄን ይመስላል በከፊሉ ማለት ነው።

ስልክህን ምን ያክል ጊዜ ታሞላለህ ለሚለው ጥያቄ ታሞላለህ የሚለው ምናልባት ትክክለኛ አማርኛ አይደለም ትሞላለህ ወይም ደግሞ ታደርጋለህ በሚለው ቢስተካከል አሪፍ ነው። ስልኬን ምን ያክል ጊዜ ትሞላለህ? ምናልባት ቻርጅ ከሆነ የምሞላው በቀን አንዴ ነው። በቀን አንዴ ቻርጅ አደርጋለሁ። የሚጨርሰው ሰዓት ከሁለት ሰዓት ተኩል እስከ ሶስት ሰዓት ቻርጅ ማድረግ ይጨርሳል። ትንሽ ቻርጀሩ ብዙም የተሻለ የሚባል ቻርጀር ስላልሆነ አሁን ያለኝ ቻርጀር። ከሁለት ሰዓት እስከ ሁለት ከሁለት ተኩል እስከ ሶስት ሰዓት ይጨርሳል። ስለዚህ ይሄንን ማድረጉ ደግሞ ማታ ማታ ሁሌ አደርጋለሁ ማለት ነው። በስህተት በደንብ ሳልጠቀምበት ስልኬን ከዋልኩኝ ወይም ደግሞ ግማሽ ቀርቶት ከሆነ ላላደርገው እችላለሁ። በቀን አንዴ በሁለተኛው ቀን ግን ሙሉ ላይዘኝ ይችላል ማለት ነው። ለምንድንነው በቀን አንዴ ሁሌም የማደርገው ስልኬን በደንብ እጠቀምበታለሁ። እንደዚህ አይነት ኦንላይን ስራዎችን እሞክራለሁ እሰራለሁ። ሌላ ደግሞ ቪዲዮዎችን አይበታለሁ። ስልክ እደዋዎልበታለሁ በ ቪዲዮ እደውላለሁ በኢሞ በቴሌግራም በተለያዩ ከቤተሰቦቼ ከጓደኛዬ ጋር የምገናኘው በቪዲዮ በማውራት ስለሆነ። በጣም ብዙ ጊዜ ስልኬን ስለምጠቀመው በቀን አንዴ ሁልጊዜም ቻርጅ አደርጋለሁ ባትሪዬ ደግሞ የሳምሰንግ ባትሪ ነው። ብዙም አያቆየኝም ማለት ትንሽ ቶሎ ቶሎ የማለቅ ባህሪ ስላለው በቀን አንዴ ብቻ ነው። ከዛ ውጪ ሁለተኛ ቀን ላይ መሃል ላይ ሊቋረጥብኝ ይችላል ማለት ነው። ስለዚህ የምሰራው ስራም ሊ ሊተጓጎልብኝ ወይም ደግሞ ልጉላላ ስለምችል ሁል ጊዜም ማታ ላይ ልተኛ ስል ቻርጅ አድርጌው እተኛለሁ። መሃል ላይ ተነስቼ ልነቅለው እችላለሁ። ያለዛ ደግሞ እንዲሁ ቻርጅ አድርጎ ሊያድር ይችላል ማለት ነው። ስለዚህ በቀን አንዴ ቻርጅ አደርጋለሁ። ምን አልባት ጥያቄው ይሄ ነው ግን ስልክህን ምን ያክል ጊዜ ታሞላለህ? ነው የሚለው ሌላ ከሆነ ጥያቄው

ምን አይነት ስልክ ትጠቀማለህ ለሚለው ጥያቄ? እኔ የተለያዩ ስልኮችን ተጠቅሜያለሁ ከዚህ በፊት። ጠጠር ስልኮች ወይም ደግሞ ይሄ በተን በተን ስልኮች በአማርኛ ምንድነው ምን እንደሚባሉ ትክክለኛ ስም የለቸውም ይሄ በበተን የሚሰሩ። መጀመሪያ የተገዛትልኝ ስልክ የነበረ ቴክኖ በበተን የምትሰራ ሬድዮ እና ቴሌቪዥን ትሰራ ነበረ እና በጣም ሚገርመው ነገር። ዩኒቨርሲቲ ሆነን በጣም ትንሽዬ እኮ ነች በተን ነው ምሰራው እና። ድራማዎችን የአማርኛ ድራማዎችን እና ኳስ እናይ ነበረ ልክ እንደ ቴሌቪዥን ተጠቅመን የሚሳብ አንቴና ነበራት። እንደዚህ አይነት ስልክ መጀመሪያ የያዝኩት ስልክ እንደዚህ አይነት ስልክ ነው ማለት ነው። ሁለተኛ የያዝኩት ስልክ። ሁዋዊ ስልክ ነው። ሁዋዊ ስልክ እኔ አራተኛ አመት ሆኜ አፓረንት ወጣን እና ወይም ደግሞ ኢንተርንሺፕ ወጥተን ግማሽ ብር እኔ ራሴ ቻልኩኝ ግማሽ ብር ወንድሜ ችሎኝ በሶስት ሺህ ብር። ሁዋዊ ስልክ ገዛሁኝ እና ይሄን ሁዋዊ ስልክ ለብዙ አመት ተጠቅሜው መጨረሻ አካባቢ ተሰብሮ ሌባም ሌባ የወሰደብኝ ስራ ከገባው ከሶስት አመት በኋላ ማለት ነው። ከዛ የያዝኩት ስልክ ለሶስተኛ ጊዜ በጣም ለረጅም ጊዜ የያዝኩተኝ ስልክ ያው ሶስት ስልክ ነው። የመጨረሻው አሁን ምጠቀመው ስልክ። ሳምሰንግ ነው ሳምሰንግ ኤ አስራ ሶስት ነው እየተጠቀምኩ ያለሁትኝ እና ጥሩ ስልክ ነው። ምንም አይልም ያው ለጊዜው በቂየ ነው። ስለዚህ የምጠቀመው ስልክ አሁን መልሱ የሚሆነው ምንድን ነው ማለት ነው? ሳምሰንግ ኤ አስራ ሶስት ሞዴል ስልክ ነው የምጠቀመው ማለት ነው።

ቅርጫት አለ ለሚለው ጥያቄ ለኔ ቅርጫት የለኝም። ግን ከዚህ በፊት ቤተሰብ እያለሁ ህፃን ሆነን ቅርጫት አለን። ቅርጫት ለብዙ ጥቅም ያገለግላል በገጠሩ። አንደኛው ኩበት እንለቅምበት ነበረ በተለይ ሴቶቹ ናቸው የሚይዙት። ወንድ በማዳበሪያ ነው የሚሸከመው እና ሴቶቹ በቅርጫት ነው አልፎ አልፎ እኛም ቅርጫት እንይዛለን እና ቅርጫት ይዘን ወደ ኩበት መልቀሚያ አይነት ነገር እንጠቀምበታለን። ከዛ በዘለለ ቅርጫት በዋናነት የሚያገለግለው እንደ መስፈሪያም ያገለግላል እህል መስፈሪያም ይሆናል። ከዛ በዘለለ ግን አውድማ መውቂያ ማለት ነው ማበራያ ወይም ደግሞ መውቂያ አውድማ በሚዘጋጅበት ጊዜ ከላይ አፈሩ ወደ ላይ እንዳይወጣ ምንድነው? የሚደረገው እበት ይበጠበጥና የከብቶች እበት በተለይ የላሞችና የፈረስ ብዙ አይደለም የላምና የበሬ እበት ይበጠበጥና አውድሟ ላይ መጀመሪያ ከተፋቀ በኋላ አፈሩ ይደቀደቃል ተደቅድቆ አፈር እንዳያወጣ ከላይ እበት ይደረግበታል ማለት ነው። እና ይሄን እበት ለማለቅለቅ የምንጠቀመው ቅርጫት ነበረ ቅርጫቱ ለምንድን ነው የሚጠቅመው? እንደ ወንፊት ወይም ደግሞ ይሄ የውሃ የሻወር ስፕሬይ አለ አይደለ ለ እንደዚህ አይነት ነገር አለ መጀመሪያ ሙሉ በሙሉ ይለሰናል። ከዛም በኋላ ምንድነው? የምናደርገው ቀስ እያደረግን ከፈት ከፈት በምናደርግበት ጊዜ በየቦታው ብትን ብሎ ይወጣል እና ያ ብትን ያለው የቅርጫቱ የእበት በውሃ የተበጠበጠበት በውሃ ቀጥኖ ምንድነው የሚደረገው ይወለወልበታል ማለት ነው። ከዛ አውድማው አቧራ እንዳይኖረው አፈር እንዳይበዛበት ጤፍ ምናምን በምናበረይበት ጊዜ የምንጠቀምበት ነገር የነበረው ቅርጫት ነው ማለት ነው። ለሌላም ለሌላም ነገሮች የድንች ምናምን ማጠራቀሚያ በቃ ብዙ ስራ የሚሰራበት የነበረው ቅርጫት ነው። አሁን ደግሞ ባለውበት ቅርጫትን በጣም የሚጠቀም ማህበረሰብ አለ ወደ ገጠሩ ወጣ ብሎ እና ቅርጫትን ገበያ ሲሄዱ ሁሌ ባዶአቸውን አይሄዱምና ተለምዶ ስለተለመደ ቅርጫት አዝለው ምንም ላይይዙበት ይችላሉ። ግን እንደ ባህል ሆኖ ቅርጫት ይዘው የሚመላለሱ ማህበረሰቦች አሉ እና አብዛኛው እነሱ የሚጠቀሙት ምንድነው? ቅጠል አለ ለምጣድ የሚሆን ቅጠል በጣም ቁልል አድርገው አያያዛቸው በጣም የሚገርም ቴክኒክ አላቸው። ከፍ ያለ በቅርካ የተሰደረ ቅጠል ተሸክመው የሚመጡት እና ከሶስት መቶ እስከ አራት መቶ ብር ባለው ሺጠው ይመለሳሉ ስለዚህ ቅርጫትን በዋናነት የሚጠቀሙት እዚህ ለዚኛው መንገድ ነው። እኔ አሁን ባለሁበት አከባቢ ማለት ነው።